ላፕቶፕ አሁን የለኝም፤ ነበረኝ በተለያየ ምክንያት ለሰው ሰጥቻለሁ የነበረኝን። አሁን ግን የለኝም። ታብሌት ነው ያለኝ። ታብሌት የምጠቀምበት በስራ ጉዳይ አለኝ። የመስሪያ ቤት አለኝ። የራሴም አለኝ። ስለዚህ ላፕቶፕ ላሆኑ የለኝም። ለወደፊት ለመግዛት ሀሳብ አለኝ፤ ስራ ሰርቼ ገንዘብ አጠራቅሜ ላፕቶፕ ገዝቼ የምሰራቸው ስራዎች እየፈለኩ ነው ያለሁት። ላፕቶፕ በጣም አስፈላጊ ነገር ስለሆነ ይኖረኛል ብዬ አስባለሁ። አሁን እገዛለሁ ገንዘብ አጠራቅሜ።

ዳቦ ማብሰል አልችልም እውነት ለመናገር ግን እቃው ቢኖረኝና አንዴ ብልማመድ የሚከብደኝ አይመስለኝም። ግን ሞክሬ አላውቅም ከዚህ በፊት ዳቦ መጋገር አምባሻ መጋገር እንደዚህ እንደዚህ ያሉትን እንጀራ መጋገር ሞክሬ አላውቅም። ግን መውሎ መጋገሪያ አቃዎቹ ቢኖሩና ብጋግር እኔ አንዴ ብሞክር የምችል ይመስለኛል። እስካሁን ግን ሞክሬ አላውቅም እንደዚህ ነው ያለሁት።

በአብዛኛው ጥላ ነው የምመርጠው ምክንያቱም ፀሀይ አስፈላጊ ነው ግን ሲበዛ ጥቅም የለውም ስለዚህ በብዛት ጥላ ያለበት ሰፈር እሄዳለሁ። ቤት ውስጥ ሰፈር ከሆንኩ ቤት ውስጥ በመቀመጥ ጥላ ዛፍ ያለበት ስር በመሆን እንዲሁ ጥላ ጥላ ያለባቸው መንገድ ላይ ካፌዎች በመሄድ እዛው በመቀመጥ ስራ ሲኖረኝ ስራ ቦታ በመቀመጥ ነው የማሳልፈው እንጂ ፀሀይ ውስጥ አላሳልፍም። ከፀሀይ ይልቅ ጥላ ነው የምወደው

ፊልም እንኳን ብዙ ወዳጅ አይደለሁም ከውጪ የማየው የነበረው ካራቴ ኪድ እና ቫንዳም ሸርበት ፊልሞችን በልጅነቴ አይ ነበረ እና ጃኪ ቻን ሚስተር ቢን ምናምን የኮሜዲ ፊልሞችን ይሄንን ነው እንጂ በብዛት ፊልም ወዳጅ አይደለሁም። ረጃጅም የሀገር ውስጥ ፊልምም አላይም አጠር አጠር ያሉ ፊልሞችን ድራማዎችን እንጂ ፊልም ተከታታይ አይደሉም።

የስራ ቦታ በአጠቃላይ ደህና ነው ሰላም ያለበት አካባቢ ነው የምሰራው። ጉዳት የማያስከትል ወይም ደግሞ ህንፃ መሳሪያ ያለበት ወይም ደግሞ አደጋ የሚያመጣ ማሽኖች አካባቢ አይደለም እኔ የምሰራው። የሪሰርች ምርምር ተቋም አካባቢ ስለሆነ የምሰራው ከወረቀትና ከኮምፒዩተር ከላፕቶፕ ከታብሌቶች በስልክ ኦንላይን እንደዚህ አይነት ነገሮችን ነው የምሰራው። ስለዚህ በአጠቃላይ እንደዚህ ጉዳት የሚያመጡ አደጋም ሊያደርስ የሚችሉ ደህንነት ሲያቸው አስከፊ የሆነ ቦታ አይደለም የምሰራው። ከህብረተሰቡ ጋር በመዋል እዛም ከመስራት በመጠየቅ ክብረ መልሶችን በመውሰድ እንደዚሁ የእውቀት የጭንቅላት ስራዎችን ስለሆነ የምሰራው። የጉልበት አይነት ጉዳት የሚያመጡ ደህንነት ለአደጋ ያላቸው ነገሮችን እሰራዋለሁ።

መኪና መንዳት ተለማምጃለሁ ግን ሙሉ በሙሉ እጄን አፍታትቼ ዋና መንገድ ላይ እነዳለሁ ብዬ በራሴ የምተማመን አይደለሁም። እዛ መለማመጃ ቦታ ሰልጥኛለሁ ግን። ረጅም ጊዜ ሆነኝ ወደ ሰባት ስምንት አመት ስለሆነኝ አሁን እየረሳሁት መጥቻለሁ። ብጀመር ግን ብዙ የሚከብደኝ አይመስለኝም። ሳይክል እሞክራለሁ የተወሰነ ሳይክል ቀለል ያለ ነው። ሳይክል እሞክራለሁ ሞተርም በደንብ አልችልም። ሌላ ነገሮችንም በደንብ አልችልም። ሳይክል የተሻለ ከሁሉም ምሞከረው። የምነዳው መሳሪያ ነው።

ቀርካሃ በአከባቢ እዚህ ከተማ ያለውበት አካባቢ አያድግም ግን ገጠር ክፍል ሀገሬ ቦታ ያድጋል ያደኩበት አካባቢ የሚያድግበት አካባቢ ነው። እኔም ያደኩት ተወልጄ ያደኩት እዚህ አካባቢው ያድጋል። እስከ አስራ አምስት አመት ምናምን ስመላለስ ወደ ገጠር በደንብ ቀርቃ ያለበት አካባቢ ነው። ከዛ በኋላ ግን ወደ ከተማ አከባቢ የሚያድግበት ነገር አደለም። አሁን ያለሁበት አያድግም

መዝገቦችን ብዙ ያስቀመጥኳቸው ብዙ የሉም። ነገር ግን ዶክመንቶቼን ትምህርት ማስረጃ ዋና ዋና መጽሐፍቶቼን በደንብ አስቀምጣቸዋለሁ። ሌሎችን ነገሮችን የምመዘግባቸው ነገር ካለው በስልክ ኢሜል ላይ ቴሌግራም ላይ እንደዚህ እንደዚህ አይነቶች ሶፍት በሆኑ ነገሮች። ፕሪንት ስካን አድርጌ ነው የማስቀምጣቸው። አብዛኛው ሶፍት ነገር ላይ ነው የማስቀመጣቸው። ሌሎቹ ዋና ዋና ዶክመንተችን ደግሞ በአንድ ቦታ ሴፍ በሆነ ቦታ አስቀምጣቸዋለሁ። መዝግቤ

የአካባቢ የሙቀት መጠን እኔ ምመርጠው ከአስራ ስምንት ዲግሪ ሴንቲግሬድ እስከ ሃያ አራት ባለው ይመቸኛል። በዚህ የምኖርባቸው እዚ አካባቢ ሀገር ውስጥ እዚህ አካባቢ ናቸው። አስራ ስምንት አስራ ዘጠኝ ቀዝቀዝ ሲሉ በዛ ቢባል ደግሞ ሃያ አራት እስከ ሃያ ስድስት ቢባል ነው የሚደርሱት። የሙቀት መጠናቸው እዚህ መሃል ነው ብዙም ሞቃታማ ብዙም ቀዝቃዛ አይደለም። ለኑሮ ተስማሚ ስለሆኑ በዚህ ከአስራ ስምንት እስከ ሃያ አራት ባለው ደስተኛ ነኝ። በቃ ጥሩ የሆነ የአየር ሁኔታ ነው። የሚባሉት

ከሁሉም የምወደው ቀለም አረንጓዴ ነው። አንደኛ ላይ አረንጓዴ ልምላሜ ሰላም። በቃ ልማትን ስለሚገልጽ በአጠቃላይ ከድሮ ጀምሬ አረንጓዴ በጣም ምርጫዬ የምወደው ቀለም ነው። አረንጓዴ ነገሮች ወጣ ስንል ነፋሻማ ፓርኮች አረንጓዴ ናቸው። አረን ሳሮች ቅጠላ ቅጠሎች ተፈጥሮ ነገሮች ሁሉ በአጠቃላይ ልምላሜን የሚያሳይ አረንጓዴ ስለሆነ በእነሱ ምክንያት ነው አረንጓዴን የወደድኩት። ሁለተኛ ቀለሜ የምውደው ሰማያዊ ነው። አንደኛ አረንጓዴ ነው እነዚህ ሁለቱ በጣም የምወዳቸው ቀለሞች ነው

ስነ ጥበብ ብዙም ወዳጅ አይደለሁም ግን በልጅነቴ ከስነ ጥበብ ውስጥ የምወደው ስዕል መሳል ነው። ስዕል ያው ሙሉ ቃን እንኳን አይገዛልኝም የለኝም ግን ባለኝ እርሳስ ወረቀት ላይ ሞካክር ነበር የተወሰነ ብዙም ባይባል በጥቂቱ ሞካክር ነበረ። ከዛ ውጪ የስነጥበብ ሙያ የምናገረው ብዙ የለም። ግን እወዳለሁ የስደስታኛል ማየት የተሰራውን ስዕሎች ስዕል ላይ ትኩረት አድርጌ ምወዳቸው ስዕሎች ይኖራሉ ስዕል መሳል ምኞቴ ነው።

ግዜየን በአግባቡ አስተዳድራለሁ። ሙሉ በሙሉ እቅዴን አሳካለሁ ማለት ሳይሆን እሞክራለሁ። የቀን ስራየን በቀን ውስጥ ምን መስራት እንዳለብኝ አሰባለሁ እቅድ አዕምሮየ ውስጥ እሰራለሁ። ሳምንት ውስጥ ደግሞ ምን መስራት አለብኝ የሚለውን አጠር አጠር ያሉ እቅዶችን እሞክራለሁ። ግን በስፋት ጊዜን በአግባቡ ተወጥቻለሁ ብዬ የምናገረው ነገር ሳይሆን። አጠር አጠር ያሉ ፕሮግራም እና እቅድ እተገብራለሁ።

በቀን ቢያንስ ግማሽ ሊተር። ቢበዛ እስከ ግማሽ ነው የምጠጣው ብዙ የምጠጣ ሰው አይደለም ግን ውሃ ለሰውነታችን አስፈላጊ እንደሆነ አውቃለሁ። ቢያንስ እስከ ሁለት ሊተር አንድ ከግማሽ አንድ ሊተር ብንጠጣ ጥሩ ነው። ግን ያው ምግብ ስንበላ አንዳንድ ካፕ ሁለት ካፕ ቢበዛ ለዚህ እጠቀማለሁ ግማሽ ሊትር አካባቢ ነው የምጠቀመው

የምወደው እንስሳ ከሁሉም በላይ ከቤት እንስሳዎች በግ ነው አምወደው በግ ይመቸኛል። ስነ ስርዓት ያለው ቀስ ያለ ነው ረጋ ያለ ነው። ስለዚህ በግን ከክፍለ ሀገር ጀምሮ ገጠር ሲሄድ ስለማየው ደስ ይለኛል። እኔም ነበረኝ የተወሰነ ጊዜ። በቃ በጎችም በጣም ነው የምወደው። አሉት የቤት እንስሳት ሁሉ ሁለተኛ ላይ ውሻ ነው የሚቸኝ። ውሻም ታማኝ ነው አብሮኝ ይሄዳል አብሮኝ እሩቅ መንገድ ሳሆን ቀርብ ቀርብ ያለ ቦታ አድርሰኝ ይመለሳል። እዚህ ግቢ የምንኖርበት። ውሻ ስለዚህ ከበቀጠለው ውሻ ነው የምወደው እንስሳ።

በስራ ጊዜ እረፍት ሰዓት አለን እረፍት ይኖረናል። ስብሰባ ነው ካለ በመሃል ሻይ ሰዓት አስራ አምስት ደቂቃ ወይ ሃያ ደቂቃ እረፍት እናደርጋለን። ከዛ ውጪ ምሳ ሰዓትም እረፍት እናደርጋለን አንድ ሰዓት ስላለ ጊዜ ምሳ ከበላን በኋላ ትንሽዬ የእረፍት ጊዜ ይኖረናል። ከዛ ውጪ ሰፊ ስራ ሰዓት ላይ ሰፊ እረፍት የለም። ቅዳሜ ወይ እሁድ እረፍት ይኖረናል። ከዚህ ሁለት አንዱ ጋር። ይሄ ነው በዚህ ሰዓት ነው። እረፍት